አዎ የድርጅት ዝግጅቶች እሳተፋለሁ እንደውም አሁን አሁን ያው በጣም የመሳተፍ እድሉን እያገኘሁት ነው ስብሰባም ሊሆን ይችላል ሪፍሬሽመንትም ሊሆን ይችላል። የተለያዩ በቃ የመወያያ አጀንዳ ነገር ካለ ይኸው የመሳተፍ አጋጣሚዎችን እያገኘሁ ነው። እንደውም ወደ ፊልድ ነገር ብለን ወደ ገጠር ስንወጣ በጣም የሚገርም የድርጅት ዝግጅቶች ላይ እየተሳተፍን ነው። ባለፈው አንድሬ ሄደን በቃ ዋና የሚባል የእስር ቤት ቦታውን በደንብ ውስጥ ገብተን ከእስር ቤት ታሳሪዎች ጋር አብረን አሳልፈን ምናምን የመጣንበት ሁኔታ አለ። እና ድርጅቶች ላይ መሳተፍ እድሉን ያገኘሁት ነው

እኔ የምመርጠው ተቡና ይልቅ ሻይን ነው። ሻይን ነው አሁን በአሁኑ ሰዓት ምጠጣው ቡና እየጠጣው አይደለም። ቡና ከጠጣው ትንሽ ቆይቷል። አንድ አስራ ሁለት አስራ ሶስት አመት ያው አነቃቂ ነው አሪፍ ነው ቡናም ለማንበብ የሆነ በቃ እንቅልፍን ለማስወገድ ከተፈለገ ቡና በጣም ጥሩ ነገር እንደሆነ ያው በሳይንቲስት የተደገፈ ነገር ነው። ግን ያው ከፍላጎት አንፃር እየጠጣው አይደለም። ሻይ አንዳንዴ እጠጣለሁ ያው ብዙም አይደለሁ እሱም ጣፋጭ ነገር ያው ብዙም ስለማይመከር ለጤና ይሄን ያህል ትኩረት የለኝም። እንደ አጠቃላይ ቡና ወይ ሻይ ትጠጣለህ ለሚልው ያው ሻይ ነው የምጠጣ።

አብዛኛውን ጊዜ እኔ መስኮት ክፍት ቤለይ እንደውም ክፍት እንዲድደረግ አልፈልግም ምክንያቱም ሙቀት ላይ ቆይቶ በአጋጣሚ ንፋስ ስገባ ብርድ ስለ ምመታ። በተለይ ያለውን መስኮት የመክፋት ለምዱ የለኝም። ግን አሁን ረዘም ያለ መንገድ የምንሄድ ከሆነ እና ሙቀት ከሆነ እንደውም ወደ አዲሳባ ደግሞ ስንሄድ አብዛኛውን በባስ ነው። የኢትዮጵያ ህዝብ የሚሄድ ከኢኮኖሚ አንፃር ከብር እጥረት አንፃር በባስ ነው የሚሄድ። እና በጣም ሙቀት አለ። የዛን ጊዜ መስኮት አካባቢ ከሆንኩ መክፈት በጣም ነው ደስ ምለኝ ከፍቼ ነው የምሄድ እና። እንደ አተቃላይ ባስ ላይ ምናምን እንዲህ ትራንስፖርት ሙቀት ምናምን ከሆነ በምንጓዝበት ሰዓት

አዎ ብዙ ነገሮችን አዘጋጃለሁ። እንደውም አሁን በምሰራበት የመንግስት መሰሪያ ቤት ፋይናንስ ከመሆኑ ከመሆኑ አንፃር ሰነድ በጣም በጣም ዋጋ አለው። አንድ ሰነድ ከጠፋ አንድ ሚሊየን ብር እንደጠፋ ቁጥር ነው እና በጥንቃቄ ነው ሰነድ እንሰበስባለን ደረሰኝ ምናምን በቃ በደንብ ይሰበሰባል። ያን ሰነድ የምትቀበል አለች አንድ ሪከርድ የምትሰራ ለሷ እኛም መዝገብን ኮምፒውተር ላይ ተመዝግቦ በደንብ ሰነዱ በደንብ ተመዝግቦ ፈርማበት። የምትቀበለን ምክንያቱም የሰናድ በጣም ዋጋ እንዳልሆነ ስለሚታወቅ ሰነድ በጣም በጣም ዋጋ አለው። አንድ ሰነድ ከጠፋ አንድ ሚሊየን ብር እንደጠፋ ቁጥር ነው እና በጥንቃቄ ነው ሰነድ እንሰበስባለን ደረሰኝ ምናምን በቃ በደንብ ይሰበሰባል። ሰነዶችን በደንብ ነው ምናዘጋጀው።

ከአለቃዬ ጋር ያለኝ ግንኙነት ጥሩ ነው። እንደዚህ በግል ደረጃ አይደለም። እሷም የኔን ታሪክ አታውቅም እኔም እሷን ታሪክ አላውቅም። ከላይ ከላይ ነው ግን። በስራ ሁኔታ ግን ተይ ይዘን ለምን ይሄ ይሆናል? እሷ አለቃ ስለሆነች እኔ ምንም ስንት የማደርገው ነገር አይደለም። በቃ የሆነ ሰው ትላለች አይ በዚህ በዚህ ምክንያት ይሄን እንሰራ በቃ አለቀ። የሚሰራ ከሆነ ግን እንሰራለን። ለምን ይሄ ይሆናል? ለምን ይሄ ይሆንም እንገጥማለን። ታላቅ የት ጋር እኔ? ስራ ከሆነ ስራ ነው አለቃ ይሁን ለላይ በታች ስራ ይሁን። እሷ አንድ ሲደመር አንድ ሶስት ነው ካለች ለምን ይሆናል ሁለት ነው እንገጥማለን አለቃ ስለሆነች የማደርገው ነገር የለም። እሷም ለይሄ መሆን አለበት ትላለች የማይሆን ከሆነ እኔ አይሆንም ተብሎ ተነጋግረን በዴምፕል እንሰራ በስራ ጉዳይ። በዴምፕል እናውራ በግልግል። ማን እንደሆንኩ እሷ ማን እንደሆነች ምንም ነገር አንታውቅም። ከሷ ብቻ አይደለም ከሙሉ ሰራተኛው ጋር ስለኔ ታሪክ የሚያውቅ የለም። በስራ ጉዳይ ግን በዴምፕ። ለምን ይሄ ይሆናል? ያየውንም የተባለ እየተነጋገርን በነበረን ብሎ የምንሰራ። እናያለን ከአለቃ ጋር ግንኙነት ጥሩ ነው ብዬ አስባለሁ

የስራ ቦታ ደህንነቱ በጣም ጥሩ ቦታ ላይ ያለ ነው መሃል ከተማ ነው። ዙሬውን በትልልቅ ተቋሞች እንደ ፋና ቴሌቪዥን ፌደራል ሲብል ሰርቪስ መከላከያዎች አሉ። ከጎን ከፊቱ ደግሞ ብሄራዊ ባንክ ከጎኑ አለ። ከፊቱ ኢትዮጵያ ንግድ ባንክ አለ። መሃል ላይ ነው ያለን እንደ ጎን ተጎን ደግሞ ተጎኑ ላይ። ባህልና ስፖርት አለ እና እንደ አጠቃላይ መሃል ላይ ነው። መሃል ከተማ ላይ ነው። ደህንነቱ ምንም የሚያሳስብ አይደለም። ደግሞ እርግጥ ያው ደህንነትህ መጠበቅ አለበት። ኢትዮጵያ ታሪክ ሙሉ ታሪኩ እዛ ስላለ ቅርስ አለ መጽሐፉ አለ። በቃ የሚገርሙ የብራና መጽሐፎች እዛ ስላሉ። እነሱን ደግሞ ውጪዎች ስለሚፈልጓቸው ከእነሱ መጠበቅ ስላለበት ያው እርግጥ ደህና ቦታ መያዝ አለበት። አዎ ደህና ቦታ ላይ ነው ያለ። እና ይሄን ያህል የስራ ቦታው ደህንነቱ በጣም አሪፍ ነው ምንም የሚያሰጋ አይደለም

ድል ነግር አለህ የለኝም ማለት ይቻላል እንደ አጠቃላይ ይሄው እንግዲህ አራት አመት አምስት አመት ሆኖኛል። ሁሌ ሎታሪ ቆርጣለሁ እየደረሱኝ አይደለም ይሄም አንዱ የእድል ማጣት ነው ብዬ ነው የማስበው። ሌላው በቃ ዞሮ እንደዚህ እንደ ሎተሪያነቶች አይደርሱኝም። ግን እንደ አጠቃላይ በስራህ ምን አይነት እድል ነው ያለህ ብትል በጣም የሚያምር በቃ የሆነ ጥረት ካረክ እንደሚሳካ በጣም እያየሁ ነው ከብዙ ነገሮች ይሄን ደግሞ ከቀላሉ መረዳት ትችላለህ። በቃ የሆነ ነገር አድርጌ የሆነ የመሰካካት ነገር አለ እየተሰካኩ ነገሮችን አልጋባልጋ እየሆኖ የመሄድ እድሉ በጣም እያየው ነው እና የሆነ እድል በዚህኛው ጎን ከሆነ እድል አለ ማለት ይቻላል። ግን እንደ ሎተሪ አይነት ምናምን ከሆነ ዲቢ እሞክራለሁ በየአመቱ ሎተሪ እሞክራለሁ ደርሶኝ አያውቅም። እንደዚህ አይነት እድሎች የተነፈጉ ወይም ከእኔ ጋር ጠብ የሆነው ይመስለኛል። ግን በሌላው ሌት ቀን በእንቅስቃሴ ግን ካየሁ ሀይለኛ ድል አለኝ ብዬ አስባለሁ። በቃ የሆነ ነገር አደርጋለሁ ብዬ ካሰብኩ አልተኛም ያንንም ሳልተኛ አደርገዋለሁ። ከዛ ውጤቱን ሳይ በጣም ጥሩ ነው የሚሆነው በቃ ነገሮች ጥሩ ናቸው።

በጣም ነው የምወደው በመስኮት ጎን የምንሰራበት ሁለተኛ ፎቅ ላይ ነው። እና ስራ ከተባለ ቤትም የሆነ መስሪያ ቤትም አንዴ ነው። መስሪያ መስራት ስፈልግ አሁን መስሪያ ቤት ተጠራቅሞ ተጠራቅሞ አገኘዋል። ዶክመንቱን ያንን ሙሉ በሙሉ ወደ ኮምፒውተር አስገብቼ አንድ በቃ ምንም ሌላ ነገር ሳላይ ምንም ነገር ሳላወራ በደንብ ያንን ሰራ ሰራ አደረግና ወጣ። ብዬ በመስኮት ተናፍሼ ፀሀይዋን አለችም ተገባች በመስኮት እሷን እየሞኩ ተቀምጬ የሚያልፈውን ሰውም ሊሆን ይችላል መኪናም ሊሆን ይችላል። ይሄ የተፈጥሮ አዋፋቶችንም ሊሆን ይችላል እየተመለከትኩ በመስኮት ላይ መቀመጥ በጣም ነው የሚያስደስተኝ። በቃ ስራ ከሌለኝ ከቢሮ ላይ የምሰራው የሆነ ዶክመንት ነገር ከሌለ ሀላፊው የምታዘኝ ነገር ከሌለ በቃ ወጥቼ በመስኮት የሚታዩ ነገሮችን አዲስ ነገር ነው የማየው። እና እንደ አጠቃላይ መስኮት ጎን መቀመጥ በጣም ነው የምወደው። ሌላው በመኪና ስንሄድ ሊሆን ይችላል። በቃ ወደ መስኮት ዳር ደስ ይለኛል። ብትፈልግ መስኮት ለመክፈት ነጻነትም አለው ከወደዚህኛው ይልቅ በመስኮት ዳር ነጻነት አለው ምክንያቱም ከወደ መስኮቱ ሰው ስለማይኖር ይሄን ያህል ጫና የትንፋሽ ብዛት አይኖርብህም። ወደ መስኮት ዳር ስትቀመጥ ስለዚህ እንደ አጠቃላይ በመስኮት ጎን መቀመጥ በጣም ነው የምወድ

እኔ የምጠቀማቸው መሳሪያዎች አሁን ሌት ተቀን እንደ መሳሪያ የምጠቀማው ስልክ በቃ ስልክ ዋነኛው መሳሪያየ ነው። ደግሞ በአሁኑ ጊዜ ደነኛ ስልክ ወይም ላፕቶፕ በቃ አስፈላጊ ነው አለም እ በስልክ ላይ እንዲህ ቁጭ ብላ ነው ያለች የኛ መርጦ ማየት የኛ ጉዳይ ነው እ ስትፈልግም ጅል ማየት ትችላለህ ስትፈልግ ምርጥ ማግኘት ውሃ እና እሳት በቃ ውሃ እና እሳት እንደቀረብህ ስትፈልግ እሳቱን ምርጥ ስትፈልግ ውሃውን ምረጥ። መርጦ ለሚጠቀምበት ሰው በእ ላፕቶፕ ሊሆን ይችላል አንድ ቴክኖሎጂ አንድ እ ድርጅትን በላፕቶፕ ማስተዳደር ይቻላል። ዋነኛው ሀላፊው ቢሮ ላይ ቁጭ ብሎ በላፕቶፑ ብቻ እያሰራ ለምሳሌ እኛ አሁን አፕ ወርክ የሚባል ፕላትፎርም ላይ ውጭ ያሉ ድርጅቶችን እዚሁ ከቤታችን ቁጭ ብለን እየሰራንላቸው ነው። ይሄ ምንድነው? አንድ የቴክኖሎጂ የላፕቶፕ ወይም የስልክ እ መሳሪያዎች ናቸው እነዚህን በመጠቀም ነው እግዲህ አንድ ድርጅት እ ሀገርንም ሊሆን ይችላል። የሆነ ምርጫ ቅስቀሳ ስታረግ እኮ በላፕቶፕ በአንድ ቪዲዮ ለቀህ እ ለአለም ምተረከው ይሄ ምንድነው? በቃ ጥሩ መሳሪያ ናቸው የሚለውን ነው

በጣም ጥሩ ጥያቄ ምን አድስ ነገር መማር ትፈልጋለህ በጣም ብዙ ነገር በነገራችን ላይ ትምህርት አያልቅም በቃ ትምህርት ይሄን ተምሬያለሁ በቃ የሚባል አይደለም የሰው ልጅ ዲግሪ ካለው ዲፕሎማ ካለው ዲግሪ ያስፈልገዋል ዲግሪ ካለው ማስተር ማስተር ታለው ቢኤችዲ እያለ ይቀጥላል እና ትምህርት የሚያቆም አይደለም ትምህርት በቃይ ብለን አሁን ከተውነው ከአምስት አመት በኋላ ሙሉ በሙሉ እውቀት ይጠፋል አንድ ቢኤችዲ የተማረ ሰው አምስት አመት ሙሉ ምንም ካላነበበ ምንም ካልተማረ ሙሉ እውቀቱ ዳሜጅ ይሆናል ወይ ሙሉ በሙሉ ይጠፋል ይሄ በጥናት የተደረሰበት ነው። ከአምስት አመት በኋላ ምንም ጥቅም እንደማይኖር እና እንደ አጠቃላይ ምን አደስ ነገር መማር ትፈልጋለህ ቢባል በዚህ በቴክኖሎጂው ሊውጠን ነው ሙሉ በሙሉ ህዝብን ቴክኖሎጂ እየዋጠ ነው ያለው በቃ ያወቁበት ሰዎች የሚለወጡበት ግን እንደኛ አይነቱ ደግሞ ቶሎ ላልነቃኖች ቴክኖሎጂ በጣም እየዋጠን እያጠፋን ነው ያለ። እውነቱን ለመናገር እና ስለ እሱ ዞሮ መግላታችን አልቀረም አሁን ሰው ቴክኖሎጂ ጥሩ አይደለም ሊል ይችላል መጥፎ ነው በባህላችን ምናምን ሊል ይችላል ግን መንግስት እስከፈቀደ ድረስ አዙሮ አዙሮ መክተቱ የማይቀር ነው አሁን በአገራች ናሽናል አይዲ የሚባል አለ በጣም በጣም መጥፎ በቃ የመጥፎ መጥፎ ናሽናል አይዲ የሚባል አለ በጣም አካሄዳቸውም በጣም እየከበደ ነው ግን ያው የኢትዮጵያ ህዝብ እየነቃ አይደለም ቶሎም አይገባውም ነገ ነው የሚገባው ግን ናሽናል አይዲ ማለት ሙሉ በሙሉ በመንግስት ቁጥጥር ውስጥ ትሆናለህ ቀጥታ አሁን ተነግሯል ያለ ቡካችሁን ከዚህ እስከዚች ቀን አገናኙ ከናሽናል አይዲ ጋር ተባለ ከዛ ከብር ጋር ይገናኛል ቤት ካለህ ከናሽናል አይዲ ጋር ይገናኛል ብዙ ነገሮች ከናሽናል አይዲ ጋር ይገናኙ ይገናኙና ከዛ የምትፈልገውን ነገር አታደርግም የሆነ ውጭ ሀገር እኔ እንደውም አይቻለሁ ናሽናል አይዲ ግማሾች አንጠቀም ብለዋል ግማሾች እየተጠቀሙ ነው እና የሚጠቀሙ ሀገሮች አሁን አንድ ሹፌር አለ ያን መኪና ሲነዳ ሲነዳ ይቆይና በጣም በቂ ነው ተብሎ የሚታሰበው ድረስ ከተነዳ በኋላ መኪናው ራሱ ይቆማል አይሄድም ለምን ሲባል ተመጠን በላይ ነድተሃል በቃህ ብሎ ራሱ ያቆማል እ ይሄ ፍሪጅ ሊሆን ይችላል ፍሪጅ ላይ ምግብ ታኖርና በጣም ብዙ ከተጠቀምክ በቃህ ከዚህ በላይ መጠቀም አትችልም ብሎ ራሱ ፍሪጁ ይዘጋብሃል እና ናሽናል አይዲ ማለት እንደዚህ ነው ሌላ አሁን ሶሻል ሚዲያ ላይ ስለ መንግስት የሆነ በቃ ተቃውሞ ነገር ተናግረህ ከሆነ ወይም ስለ መንግስት በቃ ምቾት የማይሰጥ ሀሳብ ሰንዝረህ ከሆነ የምትገባበት ገበያ ቦታ ሊሆን ይችላል ሆቴል ሊሆን ይችላል አያስገባህም ለምን መንግስትን ተቃውሞ አልቆምም እና ናሽናል አይዲ ይሄን ያህል ነው። ስለዚህ ይሄን ለዚህ መፍትሄ እንዲሆን ስለ ቴክኖሎጂው እውቀቱ ቢኖር ግንዛቤው ቢኖረን ብየ በጣም ነው የምናስብ። ማረፍ ፍላጎቱ አለኝ እንደ ቴክኖሎጂው አይነት ምክንያቱም ከጊዜው ጋር የዋጀህ ትሆናለህ። አንዳንዴ የመጣ ነገር ስለሆነ መጥፎ ነው ብለህ እምትተወው አይደለም ግዴታ መቀበል ስላለብን ግን አውቆ መገኘት እኔ እንደኔ ጥሩ ነው ብዬ አስባለሁ

ያው በትምርት ቤት የምወደው እርግጥ ከአንድ እስከ ስምንት ስማር እኔ ተማሪ አልነበርኩም ማለት ይቻላል። በቃ ዝም ብዬ እንደረበሽኩ፣ ዝም ብዬ በቃ ወጣትነት ህፃንነት የሆነ አይታወቅም፣ ዝም ብዬ ነበር የምመላለስ። ስምንተኛ ክፍልም ቀዳውና አለፍኩ፤ በቃ ትምህርቱን የጀመርኩ ዘጠነኛ ክፍል ከዘጠነኛ ክፍል ጀምሬ ነው በቃ እኔ አንደኛ ክፍል የምለው እሱን ነው። ከዘጠኝ ጀመርኩ ዘጠነኛ ክፍል መጀመሪያ ሴሚስተር በጣም ጥሩ ውጤት አመጣሁ። ሁለተኛ ላይ እንደውም የቡድን መሪም የመሆን እድሉ አጋጠመኝ። በቃ የሆነ አለ አደል የትምህርት ሙዱ የመጣ ከዛ በኋላ ነው። ግን እንደ አጠቃላይ ምን አይነት ትምህርት አይነት ትወዳለህ ቢባል ከታችም ያው ትንንሽ የምሞክረው ማትስ ነበር፤ እሱም ጥሩ ነው። ግን ከዘጠኝ ጀምሮ ትኩረት ሲኖረኝ ጂኦግራፊ በጣም የምወደው በቃ ስንማር በስዕል ነው የምንማር። ሀገር ምን እንደምትመስል፤ አንድ ውሃ ምን እንደሚመስል፤ በስዕል ስለሆነ በጣም ነበር የሚያስደስተኝ። ሲቪክ ወይም በስነ ዜጋ እና ስነ ስነ ምግባር እሱም በጣም ጥሩ ነው። አንድ የሰው ልጅ ያው ለመገንባት ከፈለገ እንደሱ አይነት ትምህርት መማር አለበት። እነዚህ ናቸው እስከ አስራ ሁለት ባለው ሞር እምወዳቸው ነበር። ዩኒቨርሲቲ ግን ስገባ በጣም እምወዳቸው ትምህርቶች ክሪቲካል ቲንኪንግ ኤንድ ሳይኮሎጂ የሚባሉ ሁለት የትምህርት አይነቶችን በጣም ነው የምወዳቸው። በቃ ክሪቲካል ቲንኪንግ እና ሳይኮሎጂ የሰው ልጅ ከተማረ ሰው ይሆናል በቃ። ችግሩ ምንድነው እኛ አልተማርንም ዩኒቨርስቲ ላይም እነዛ ትምህርቶች አሉ ክሪቲካል ቲንኪንግ እና ሳይኮሎጂ የሚባሉ የትምህርት አይነቶች አሉ ግን አልተማርንም። እንዴት አድርገን ኤ እናምጣ እንዴት አድርገን ኤ ፕላስ እንዴት አድርገን ቢ እናምጣ ነው እንጂ ትምህርቱን እንዴት ለኛ እንማረው እንዴት ይጠቅምናል የሚለው አይደለም መምህሩም የሚያስተምረው እንደዛ አይደለም እኛም የምንማረው እንደዛ አይደለም። ግን አሁን ክሪቲካል ቲንኪንግ የሚባለው በድምጽ ነበር። በድምጽ በአማርኛ የተሰራ ነበር እሱን እናዳምጥ ነበር። በቃ ትምህርት ሲባል እንደዛ አይነት ትምህርት ነው የሚያስፈልግ ለ ለማንም ሰው ይሁን እንደዛ አይነት ትምህርት ያስፈልጋል። ያለበት ሰው ሰው እንዴት ሰው ልሁን ነው በቃ ሌላ ምንም ትርጉም የለውም ሰው ሰው እንዴት ልሁን እንጂ እንዴት ኤ ላምጣ እንዴት ቢ ላምጣ ብሎ የሚማር ከሆነ ይሄ ሰውም አይደለም ተማሪም አይደለም። እኛ እኛ ደግሞ ስንማር እንደዛ ነው እንዴት አድርጌ ኤ ላምጣ ነው እንጂ ለነገ ህይወቴ እንዴት ነው ሰው ሰው ሆኜ የምወጣው። ዩኒቨርሲቲ እንዴት ነው የሰው ቅርጥ ይዤ የምወጣው የሚለውን አይደለም የተማርነው የነበረ። ግን በጣም የምወዳቸው በቃ ክሪቲካል ቲንኪንግ ኧረ በስመአም የሚገርም የሚገርም የትምህርት አይነት ሳይኮሎጂ በቃ ስሙ ራሱ ይናገራል ሳይኮሎጂ እዚህ እየተከፈለ እሚማ ስልጠና የሚሰጠው ሳይካትሪስት እየተባለ የሚሰጥ ከሳይኮሎጂ የተወሰደ ነው። እና እነዚህ ሁለት የትምህርት አይነቶችን እወድ ነበር።

ያው እንግዲህ እንደሚታወቀው የተለያዩ ወቅቶች አሉ በኢትዮጵያ እኮ ሰናይ አንድ አመትን በአራት አይነት ከፍቶ ከፍለን ነው የምናያቸው። በጋ አለ ክረምት አለ ጸደይ አለ በልግ አለ። እና ከእነዚህ ሁሉ በጣም የምወደው ጸዳይ ነው። ጸዳይ እና ክረምትም ጥሩ ነው ክረምት የምወድበት አሁን ሰኔ ሀምሌ ነሀሴ ላይ ነው ክረምት ሙሉ አብዛኛው የኢትዮጵያ ህዝብ ሰማንያ አምስት ፐርሰንቱ ገበሬ ነው። እና ይሄ የሚተዳደረው በግብርና ስለሆነ በዛን ወቅት ሰብስ የሚዘራበት እንዳለ ምርቶችን ዘርቶ የሚያልፍበት ወቅት ስለሆነ እሱም አንድ ደስ ይላል። ዝናቡ ሊያስጠላ ይችላል ግን ከስራ አንፃር ስታየው በቃ የሚያስደስት የስራ ወቅት እሱ ነው። ዋነኛው ግን ደስ የሚለን ጸዳይ ነው በቃ። መስከረም ጥቅምት ህዳር ታህሳስ እንዚህ አራቶችን ይዞ በጣም የሚያስገርም የወቅት ሁኔታ ነው። ምክንያቱም ያክረምቱ ያልፍና ጭቃው እየደረቀ መሬቱን ሙሉ በሙሉ በአረንጓዴ እየተሸፈነ በጣም የሚያምር ፀሀይ ያለበት ንፋሱም ሆኖ በጣም ምቾት ላይ ያለበት ነው። ተመስከረም ጀምሮ ወይም ይሄ አዲሱ አመት ሲገባ አበባው ፈንድቆ ምናምን መስከረም ላይ አድሱ አመት ሲገባ በቃ የሚያምር በዚህ ወር ላይ ያለው ወቅት በጣም ጥሩ ነው በቃ።

ያው ይቅርታ መጠየቅ ቀላል ነው ግን እያከበርን ያለው እኛው ራሳችን ነን። ይቅርታ መጠየቅ ምንድነው? የሆነ የፈሪ የበታችነት ተብሎ ነው የሚታሰብ እንደ በሀላችን ኋላ ቀረ ስለሆነ ነው በነገራችን ላይ እንጂ። ይቅርታ የሚጠይቅ ሰው በጣም ትልቅ ሰው ነው። ትልቅ የሆነ ያወቀ ሰው ነው በነገራችን ላይ ይቅርታ የሚጠይቅ ግን። አሁን እኔ ከሆነ ሰው ጋር ተጣልቼ ይቅርታ ብጠይቀው ፈርቶት ይሄ ፈሪ ምናምን በቃ እንዳለ። ኋላ ቀር አስተሳሰብ አለ ያልተረዳነው። ኑሮ ምን እንደመሰለ ትንሽ አልገባንም። እንጂ ይቅርታ መጠየቅ በጣም ቀላል ነው። ደግሞ ይቅርታ ስትጠይቅ በቃ ምህረት አለ በፈጣሪ ዘንድም በጣም የሚወደድ ነገር ነው። የሰው ልጅ ይቅርታ ሳያረግ ቂም ይዞ ጾም ራሱ ቢጾም ያው እንደማይፀድቅ ይነገራል ሁሌ ነው የሚነገር። ግን ይሄው አንሰማም። እኛ ምንድነው? በሀገራችን በትልልቅ አባቶቻችንም ይሁን በቤተሰቦቻችንም የሚነገርን ነገር አንሰማም። ግን አንድ የ ውጪ ዜጋ በቃ እንደ አጠቃላይ ውጭ አምላኪ ነው አሁን የኢትዮጵያ ህዝብ የሆነው። የውጭ ዜጋ የሆነ ነገር ከተናገረ የሆነ ነገር ካስተላለፈ አዎ ልክ ነው ብሎ ሙሉ በሙሉ የሚቀበል። የሀገሩን አባቶችን እናት አባቶችን በእምነት ሊሆን ይችላል ጳጳስ ሊሆን ይችላል በሙስሊሙ ሼክ ሊሆን ይችላል። በጴንጤዎች ፓስተር ሊሆን ይችላል። እነዚህ የሚናገሩ ሰዎችን የሚሰማቸው የለም። በቃ ምንድነው? በእጅ ያለ ወርቅ እንደ መዳብ ይቆጠራል በሚለው ይመስለኛል። እንደዚህ ስለሆነ ግን ይቅርታ ምን ያህል ጥቅም እንዳለው በቃ ይነግሩናል እዚህ ትልልቅ አባቶች። ምን እንደሆነ? ምን እንደሚያተርፍልን በደንብ ሁሉ ያስተምሩናል ግን አንሰማም። የኋላ ቀርነት አስተሳሰብ ስላለ ለዛ ነው እንጂ ይቅርታ መጠየቅ በጣም ቀላል ነው

አረ ምንም ነገር አልወድም ይሄ ማደንዘዝ የሚለው በጣም መጥፎ ነው። እንዴ ሀገራችን ስናይ አሁን በከተማችን በአዲስ አበባ ሊሆን ይችላል። ሌሎች ከተለቅ ተለቅ በድሬ በባህር ዳር በሀዋሳ በሀረር ወይም በጅጅጋ በጅማም ሊሆን ይችላል ተለቅ ተለቅ ያሉ ከተሞች ላይ። ይሄ ማደንዘዝ የሚጠቀሙት በአብዛኛው እነዚህ ሌባዎች። ከእጅ ገንዘብ ከኪስ ገንዘብ የሚወስዱ እነዚህ ናቸው። ማደንዘዝን የሚጠቀሙት። አዲስ አበባም በጣም እየተስፋፋ ያለ። በቃ ያደነዝዙሀል ስልክህን ተኪስህ ይወስዳሉ ስትፈልግ አደንዝዘው። ባንክ ቤት ወስደው ባንክ ቤት ወስደው ሙሉ ገንዘብን አውጥተህ ትሰጣቸዋለህ። በቃ ምታደርገውን አታውቅም ይሄ በማደንዘዝ ከሆነ። እኔ እንዳጠቃላይ የማደንዘዝ የሚለው በጣም ነው የሚያስጠላኝ

ያው እሳት ለማንደድ አብዛኛውን ጊዜ ከተማ ላይ የእሳት ማንደድ እንዴ? በኤሌክትሪክ ወይም በመብራት ስለሆነ ይኸው በቃ እሱ ነው ሌላ ምንም የምንጠቀመው መሳሪያ የለም። ግን ወደ ገጠሩ ስንወርድ በአብዛኛው የገጠር ሰዎች በእንጨት ነው እሳት ማንደድ የሚጠቀሙት። እንጨት ይፈለጣል አለበለዚያ ወደ ጫካ ወደ ቆላ ተብሎ ለሚጠራ ቦታ ሄዶ ጠረብ ደረቅ ደረቅ ያሎችን እንጨት ሰባስቦ መጥቶ በዛ እና ይሄ ኩበት የሚባል አለ። ኩበት የወከት ከብት አስተዋጽኦ የሚፈጠር የማገዶ አይነት ነው። ከብቶች ከሚወጣቸው ሰገራ ተጠራቅሞ እሱን አድርቀው ከእንጨት ጋር እየቀላቀሉ በማንደድ የሚፈጠር የእሳት አይነት ነው። እነዚህን አይነት ብዙ ናቸው በቃ በገጸርቧ አመኝነት እንጨትና ኩበት ገለባ ወይም ይሄ መኖ ይባላል። ከምርቶች ላይ የሚመጣ መኖ አይነት እነሱንም በመጠቀም የሳጥብ ወይም ለማገዶነት ይጠቀማል በአብዛኛው ይሄን ይመስላል

ይው ግድ ነው አዎንታዊ አስተያየት መቀበልም ግዴታችንም በጣም ጥሩም ነገር ነው። ግን አሉታዊ ራሱ መቀበል በጣም ጠቃሚ ነው ለሂወት። ምክንያቱም አሉታዊ ማለት ያው መጥፎ ነገር እንደሆነ ይታወቃል። ግን ያ መጥፎ ነገርን ልናርመው ምንችል ልናስተካክለው ምንችል። ከሶስተኛው ወገን ሊሆን ይችላል ከሁለተኛው ወገን ሊሆን ይችላል። ከቤተሰብ ሊሆን ይችላል ከባድም ሊሆን ይችላል ምንሰማው ነገር ለህይወታችን በጣም ጠቃሚ ነው። አሁን እኔ ማረገው ነገር። ለኔ ለራሴ ጥሩ ሊሆን ይችላል። ግን በሁለተኛ ወይም በሶስተኛ ወገን ሲታይ በጣም አስጠሪታ ሚያስጠራ ሊሆን ይችላል። እሱን ተቀብሎ የማረም ስራ። ጥሩ ስለሆነ አሉታዊ ነገርን መቀበል በጣም ጥሩ ነው። አዎንታዊ ነገሮች የው መቀበል አሪፍ ነው። ግን አዎንታዊ ከሆነ ነው አዎንታዊ ነው በቃ ጥሩ ነገርህን ተቀበልክ አልተቀበልክም በቃ ምንም እርግጥ እንድትቀጥል ያረግሃል። አሁን አዎንታዊ ነገር በጣም ጥሩ ነገር ነው። እና እሄ እሄ ጥሩ ነው አሄ ጥሩ ነው እሄ ጥሩ ነው ቢሉህ አሪፍ ነው። ምክንያቱም አሃ አሪፍ ከሆነ በዚሁ መቀጠል አለብኝ ለማለት በጣም ስለሚረዳ። አዎንታዊውንም አሉታዊውንም መቀበል ጥሩ ነው ብዬ አስባለሁ

የስልክህ ባትሪ ምን ያህል ይቆያል ለሚለው? ሁለት ስልክ ነው መጠቀም አንድ ኖኪያ ሁለት ደግሞ ሳምሰንግ እና የኖኪያዋ በቃ ከተጠቀምኩ እንደውም ከሰባት ሰዓት በላይም ላትይዘኝ ትችላለች። ዞሮ አብዛኛውን ጊዜ በአንዳንድ ቀን ሁሌ ያደርጋታለሁ በቀን በቀን አንዴ ሁሌ አረጋታለሁ በርግጥ ባትሪዋ እየተጎዳ ነው። ግን የማደርግበት ሰዓት ስላልተመቻቸልኝ ቀን ስራ እውላለሁ። ግዴታ ማድረግ ያለብኝ ማታ ስለሆነ አድርጊያት አዳሬን ስለማደርጋት ስልኳ እየተበላሸች ነው። ሌት ተቀን ግን ይበላሻል ብዬ እኔ ከማድረግ ወደኋላ አልልም ምክንያቱም ልትጠቀምበት እስከገዛህው ድረስ እያደረክ ትጠቀምበታለህ ከዛ መጣል ነው። ስለዚህ እያረኳት አንድ አንድ ቀን ነው የምትይዘኝ። ይሄ ሳምሰንጉ ግን በቃ በጣም ከተጠቀምኩበት አንድ ቀን ሊያልቅ ይችላል ግን ሁለት ቀን ሶስት ቀን ይይዛል በጣም የሚገርም ባትሪ ነው። ሲሞላም ቶሎ ስለሚሞላ እሱን ማታ አድርጌው አላድርም። በአንድ ሰዓት በአንድ ሰዓት ተኩል ያህል ባትሪው ስለሚሞላ እዛ ቁጭ ብዬ ምሳም እበላው ባደረገውም ስለሚሞላልኝ ችግር የለውም። ሶስት ቀን ሁለት ቀን የሚይዘኝ

እኔ የምወደው ብዙ አይነት ፊልሞች አሉ፤ በተለይ የቀደም ፊልሞችን በጣም ነው የምወዳቸው። ምክንያቱም አንድ ፊልም በቃ አንድ መጽሐፍ በለው አሁን ምሳሌ ፍቅር እስከ መቃብርን በአንድ ፊልም ላይ ትውን አድርጎ የሚያሳይ ፊልም ነው የነበር አንድ ህይወት ምን እንደሚመስል የጋሃዱ አለሙን ግልጥ አድጎ የሚያሳይ በጣም ብዙ አይነት ፊልሞች ነበሩ፤። በእኛ እስከ ስንት ድረስ ማለት ነው? በፈረንጆች ከሁለት ሺህ ሃያ ሁለት ድረስ ፊልም አይ ነበር በጣም ነበር የማይ ወይም ግቢ የሁለተኛ አመት ድረስ እስካለሁ እስከሆንኩ ድረስ በጣም ፊልም አይ ነበር። ከዛ በኋላ ያሉ ፊልሞች በጣም እያናደዱኝ እያስጠሉኝ መጡ ለምን ቢባል? ፊልሞች ተመሳሳይ ናቸው ትኩረታቸው ኮንቴንቱ ላይ ወይም ሀሳቡ ላይ ሳይሆን ቀረጠው ላይ ነው ቀረጠው ጥራት አለው አዎ አለው። ግን የሚያስተላልፉት ሀሳብ ምንም የለውም ፍሬ የለውም እዚህ ግባ የሚባል አይደለም። የሚያደርጉት የፊልሙ ትወና ደግሞ ከባህላችን ያፈነገጠ ያመጋገብ ሊሆን ይችላል። የአለባበስ ራቅትን የመሄድ ከእኛ ባህሪ የወጣ መሰሳም ሊሆን ይችላል። እንደ ውጪ ፊልም አሁን ቃና የሚባል አለ። ነበር የሆነ አስራ ሁለተኛ ክፍል እያለሁ ነው መሰል ሳራና ቻንድራ የሚባል አሁን እነሱ አሉ። ወጣቱ የተበላሸ በእነሱ ነው እንደው በቃ አሁን ገና በአስር አመቱ በአስራ ሁለት አመቱ መሳም እንዴት? እንደሆነ በቃ ሄዶ ልሳም ነው የሚል ፊልም ያያል ልሳም። የአማርኛ ፊልሞችም ስንመጣ አዎ እንደዛ ናቸው። ትውልዱን የመከነ ትውልድ ወይም ይሆናል አይለ እድሜው ወደ ሀሳብ እንዲገባ የሚያደርጉ የሚያነሳሱ ናቸው። እና የአሁኑ ፊልሞች እኔ እሱ ቀረጠው ብቻ አይደለም። ምክንያቱም ይሄን ያህል እንደሱ ስላረጉ ተጽዕኖ የሚያሳድርብኝ አይደለም አሁን ከእድሜ አንፃር ግን ሀሳባቸው በቃ አንድ አይነት ነው ያሁን ፊልሞች። ገና ሲጀምሩ እናያለን ምን ሆኖ እንደሚያልቅ እናውቀዋለን። እንደዚህ አይነት ፊልም ስለሆኑ የአሁን ፊልሞችን አልወድም ተቀደሞች ፊልሞች በጣም ነው የምወድበት።

አዎ በሚገባ ነው። እኔ አንዴ የተጠቀምኩበትን ሳሀን አጥቦ ማኖር ያስደስተኛል። ለምን ቢባል አንተ እርጥቡን አሁን ከታጠበ በኋለኛው ለማጠብ ምንም ቀላል ነው። ምክንያቱም አሁን ጠዋት የበላህበት ሳህን ያለ ጠዋት ካጠብከው ቀን ላይ ትንሽዬ ነካ ነካ አድርገህ ማቅረብ ነው። ግን ጠዋት ካልታጠበ በጣም ባሀይለኛው አጃክስ ሊጠይቅ ይችላል። መዘፍዘፍ ሊያስፈልግ ይችላል በቃ መቦረሻ ነገር ሊያስፈልገው ይችላል። ስለዚህ ጊዜ ይገድላል። እና እኔ ካለኝ ባህል የለትለቱን የማጠብ ልምድ አለ።

ይሄው ጥያቄው "በዶቄ መፍጨት ታውቃለህ?" ዱቄት መፍጨት ታውቃለህ ወይ የሚል ይመስለኛል። በደንብ ነው የማውቀው። አንድ አመት ወይም እንደዛ አካባቢ ሰርቻለሁ። እንዴት እንደሚፈጭ፣ ምን አይነት መሆን እንዳለበት፣ ሲልም ሲደቅ ያለውን ነገር አውቃለሁ። ያው በጣም እችላለሁም ባይባል አንዳንዴ ዶቄት መፍጨት እችላለሁ ሲባል ምንድነው ወፍጮ ሲበላሽም ማስተካከል ይሄ አንዱ የመፍጨት ክህሎት ስለሆነ እሱ እሱን ስለማልችል ሙሉ በሙሉ እችላለሁ ማለት አይደለም። ግን ዶቄቱን ምን አይነት መሆን እንዳለበት የቱ በየቱ ቢፈጭ እንደሚጠቁር እንደሚነጣ ያው ይሄን አውቃለሁ። በተወሰነ ነገር አውቃለሁ ብዬ አስባለሁ። ሙሉ በሙሉ ባይሆንም

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ወይ? ይሄ እንደዛ አላስተናግድም። በነገራችን ላይ በዚህ የሚታወቁ ሴቶች ናቸው። አንድ ጊዜ ብዙ ስራ ማስተናገድ የሚችሉ እንደውም ይባላል። እናቶች አንድ ጊዜ ሶስት ሀሳብ አራት ሀሳብ መስማት ይችላሉ ይባላል። በዚህኛው አንዱ ልጅ ሲያወራ በዛ አንዱ ልጅ ሲያወራ በዛ ባልዬው ሲያወራ። የሶስቱንም ሀሳብ አንዴ መስማት ተሰጥኦ አላቸው ተብሎ ይታሰባል በጥናት ነው ይሄ የተደረሰበት። እናም እንደ አጠቃላይ ምንድነው? በአንድ ጊዜ ብዙ ስራዎችን መስራት አልችልም። አንድ ስራ ከያዝኩ ለዛ ለአንድ ስራ በጣም የተለየ ትኩረት እሰጣለሁ። ያን እስከምጨርስ ሌላ ስራ መስራት አልፈልግም። ለምሳሌ አሁን መጽሐፍ እያነበብኩ ዘልዬ ሙዚቃ እንድሰማ አልፈልግም። ሰው እዚህ ላይ እንዲያወራ አልፈልግም በቃ ታወራ የሆነ እረበሻለሁ። ወይም የማወራው ነገር ዝም ብሎ አተታ ነው። አልይዝም ሲጀመር። እና አብዛኛውንም ሌሊት የምነሳው እኔ ለዛ ነው አስር ሰዓት አስራ አንድ ሰዓት የምንነሳና ማንብ። በቃ ቀልቤን ወደ አንድ ሰብስቤ ያለምንም ጫጫታ ያለምንም ግርግር በደንብ እንዳነብ ስለምፈልግ ነው። አብዛኛው ይሄን ሰዓት የምመርጠው። ጠቅለል ሲል በአንድ ጊዜ ብዙ ስራ ትሰራለህ አል ሰራ

ሽቶ ተጠቃሚ አይደለሁም ማለት ይቻላል ተጠቀምኩ ቢባል ከወር ከወር ከወርም ከሁለት ወር እንዴ ልጠቀም እችላለሁ በቃ እሱም አንዳንዴ አሁን ልብስ እርጥቡን ከተው ከሆነ ሌላ ሽታ ሊኖረው ይችላል እና እሱን አይረብሽም አንዳንዴ ልትጠቀም ትችላለህ ግን እኔ ተጠቅሜ አላውቅም ማለት ይቻላል አሁን ነው የሆነ ወቅት አንድ ዶድራንት ገዝቻለሁ እሱን አንዳንዴ እጠቀማው እንጂ ከዛ በፊት ምን እንደሆነ አላውቅም የሽቶ ሁኔታ ቅባት አሁን ራስ ጠጉርም ይሄን ያህል አልቀባም በቃ የሆነ ወቅት አንዴ መቀባት አለብኝ ብዬ ካሰብኩ ወይም የሆነ ፀጉሬን ካሳደግኩ ለዛ ስል ልገዛ እችላለሁ እኔ አልጠቀምም።